በቤቴ ውስጥ ቁም ሳጥን ሼልፍ ቲቪ ስታንድ ሶፋ ብዙ ብዙ እቃዎች አሉ። እና ቤተን ማስዋብ ና ማሳመር ደስ ይለኛል። ስለዚህ በጣም ብዙ አይነት እቃዎች አሉኝ። ከነዛ መካከል አሁን የዘርዘርኩአቸው እንህን እንህን ይመስላሉ

አይ አልዘምርም ምክንያቱም የመጸዳጃ ቤት ከመዝሙር ጋር አብሮ ስለማይሄድ እኔ ይሄንን አላደርግም ስለዚህ መጸዳጃ ቤት ገብቼ አልዘምርም ምክንያቱም እኔ ጥሩ ነገር መስሎ ስለማይታየኝ ይህንን አላደርግም ስለዚህ አልዘምርም።

የቪዲዮ ጥሪ አደርጋለሁ ምክንያቱም ከሰዎች ጋ ያለኝን ሪሌሽንሺፕ ያጠናክርልኛል ብዬ ስለማስብ አንዳንዴ ቪዲዮ ጥሪዎችን አደርጋለሁ። እና ሩቅ ቦታ ካሉ ጓደኞቼጋ ና ዘመዶቼ ጋ ኮንታክት ሳደርግ በቪዲዮ ኮል ነው ማውራቸው። ስለዚህ የቪዲዮ ጥሪ ብዙን ጊዜ እጠቀማለሁ።

የእቃ ቁጥጥር በደንብ ነው የማደርገው። ያው እኔ ከዚህ በፊት እንደተናገርኩት። በመንግስት ቢሮም እሰራለሁኝ እንደገናም ኖርማል የራሴ የሆነ ድርጅት ስላለኝ እቃ ቁጥጥር በደንብ አደርጋለሁ። ምክንያቱም ትርፍ እና ኪሳራዬን ለማወቅ ውድቀቴን እና እድገቴን ለመረዳት ግዴታ እቃ ቁጥጥር ማድረግ መቻል አለብኝ ማለት ነው። ስለዚህ አይደለም የስራ ቦታ ይቅርና ኖርማል ያሉኝን እቃዎች የምጠቀማቸውን ነገሮች በሙሉ ቁጥጥር አደርጋለሁ። ራሴን በራሴ ማኔጅ ማድረግ እችላለሁ ማድረግም ስላለብኝ አደርጋለሁ ማለት ነው። ስለዚህ የእቃ ቁጥጥር በደንብ ነው የማደርገው እና እንዳልኩህ። ያሉትን ነገሮች ለማስተካከል ራስን የተሻለ ሰው ለማድረግ በየትኛውም ቦታ ፐርፌክት ሆኖ መገኘት መቻል ጥሩ ነገር ይመስለኛል። ስለዚህ ይህንን ነገር ስለማስብ ያንን ያህል ራሴ ላይ ወሳኝ የሆኑ ነገሮችን ማድረግ እፈልጋለሁ ማለት ነው።

እኔ ባለሁበት አካባቢ ድልድይ የለም። ግን ትንሽ ራቅ ብሎ። ከከተማ ወጣ ብሎ ባለ መንገድ ላይ ድልድይ አለ። ድልድዩም ያው ወንዝ ስላለ። ወንዙን ለማሻገር የተሰራ ድልድይ አለ በዘመናዊ መንገድ የተሰራ። እና እኔ ካለሁበት አካባቢ ምንም ድልድይ የለም። ግን ከከተማ ወጣ ብሎ ወይም ራቅ ያለ ቦታ አካባቢ ድልድይ አለ ማለት ነው። እና የድልድይ ጥቅሙ ያው። የተለያዩ ነገሮችን ለማሻገር ለማስተላለፍ እንደ ዋና መስመር ወይም እንደ መንገድ ሆኖ ያገለግላል። በሰው ልጅ አቅም ሊደረጉና ሊወጡ የማይችሉትን ነገሮች ለማቅለል። ያንን ነገር የተስተካከለና ምቹ ለማድረግ ተብሎ ድልድይ ይሰራል። ስለዚህ እኔ ባለሁበት አካባቢ ለጊዜው ድልድይ የለም ማለት ነው።

አዎ ወደ ስራ ሲሄድ ቀድሜ ወይም በጊዜ ስለምነቃ ሞርኒንግም ሆነ አፍተር ታይም ስነቃ ጠዋትም ሆነ ከሰአት ስነቃ በጊዜ ስለምዘጋጅ ራሴን ሬዲ ስለማደርግ። ያው የተለያዩ ነገሮችን ቀድሜ ሰርቼ ስለማስቀምጥ በዝግጅት ራሴን ስለማጠናከር አላረፍድም በሰአቱና በጊዜው ሰራለሁ። ስራዬን በአግባቡ ጨርሼ ከወጣሁ በኋላ በትርፍ ጊዜ ደሞ የተለያዩ ስራዎችን ለመስራት እና ለማጠናቀቅ እሞክራለሁ። ምክንያቱም ጊዜ አጠቃቀም ላይ በጣም ነው ምጠነቀቀው ጊዜዬን ማባከን አልወድም። ስለዚህ ስራዬን በአግባቡና በሰአቱ ሰራለሁ። ስገባም በአግባቡ ገባለው ስወጣም በአግባቡ በሰአቴ ጠብቄ ወጣለው ማለት ነው።

የሸክላ እቃዎች አልጠቀምም። ማለት አይቻልም ግን አንዳንዴ አልፎ አልፎ። የተለያዩ ምግቦችን ምመገብባቸው ሰሃኖች የሸክላ ናቸው። እንደገና ደግሞ ምግብም ማበስልበትም በተመሳሳይ ሁኔታ ከሸክላ የተሰሩ ሰሃኖች ናቸው። ግን ሁሉም ኦ በአጠቃላይ ናቸው ማለት አልችልም። እና ወደ ዋናው መልሴ ስሄድ የሸክላ እቃ እጠቀማለሁ። ሁሌም ወይም ሙሉ ለሙሉ ባይሆንም በከፊል እጠቀማለሁ። ምርጫዬም ያደረኩት አንደኛ የእደ ጥበብ ወይም በእጅ የሚሰሩ ነገሮችን ስለማደንቅ ሲቀጥል ደግሞ ውበትም ስላላቸው። ሳቲስፋክሽን ስለሚሰጡኝ። ከፋብሪካ ከወጡት የተሻለ የሸክላ ሰሃኖችም ሆኑ ድስቶች ይመቹኛል። እና የሸክላ እቃዎችን አልፎ አልፎ አንዳንዴም እጠቀማለሁ